ሰዎችን በአይን እየተመለከትኩ አወራለሁ። አይን እመለከታለሁ አዎ። በደንብ ለመግባባት በምፈልግበት ሰዓት አይን አይን እየተመለከትኩ ነው የማወራው። ለምን አይናቸውን እያየህ ካላወራህ ትኩረት የሰጠህ ስለማይመስል ላይቀበሉህ ይችላሉ። ስለዚህ አይን እያየህ ማውራት አስፈላጊ ነው።

እሳት ማንደድ እችላለሁ እንጨት ይሰበሰባል። ከዛ ከእንጨቱ ላይ የሚያቀጣጥሉ ጋዞች ወይም ዘይቶች ይደረጋሉ። በተለይ ዘይት በቀላሉ ለማንደድ ይጠቅማል ከዛ ክብሪት መለከስ ነው። እዛ እንዲነድ ማድረግ ነው። አንዳንድ ጊዜ ወረቀቶች በቀላሉ ስለሚነዱ እነሱንም በመጠቀም እናያይዛለን።

በቡድን መስራት በጣም እወዳለሁ። በቡድን መስራት ጠቃሚ ነው ብዬም አምናለሁ። ስለዚህ የቡድን ስራ በጣም እወዳለሁ። እንደውም ብዙ ጊዜ በቡድን እራሴ ነኝ የማደራጀው ማለት ይቻላል ቡድን ለመፍጠር እሞክራለሁ ለማስተባበር፣ ለማደራጀት፣ በቡድን ለመስራት ብዙ ጊዜ ጥረት አደርጋለሁ።

ቤቴን በየቀኑ ጥዋት ጥዋት አጸዳለው ለምን ንጹህ ነው ሁሌም ደስተኛ እንዲያረገኝ። ቤቴንም ሆነ ቢሮዬን በጥዋት ከእንቅልፌ እንደተነሳው የማጽዳት ስራ እሰራለው። ቤቱን እወለውላለው እቃዎች አጸዳለው መመገበያ እቃዎች አጸዳለው ጠረጰዛዎች አጸዳለው። ወይም ሲያጸዱ እተባበራለው በጋራ

አዎ ስራዎቼን በቅደም ተከተል አስቀምጬ ነው የምሰራው። ምክንያቱም መጀመሪያ ቅድሚያ ሊሰጠው የሚገባ ነገር ካለ እሱን በቅድሚያ እሰራለሁ። ቀጥሎ ቀስ ብሎ ሊሰራ የሚችልን ነገር ቀስ ብሎ እንዲሰራ አደርጋለሁ። ስለዚህ በቅደም ተከተል አስቀምጬ ነው ስራዎቼን የምሰራቸው። ቅደም ተከተል በጣም አስፈላጊ ነው። እንደው በአቦ ሰጥ ከተሰራ ልክ አይመጣም። ስለዛ የግድ ቅደም ተከተል ሰጥቼ እሰራለሁ።

ገንፎ አንዳንዴ የቡላ ገንፎ ጠዋት ጠዋት እበላለሁ ሲሰራ። በአብዛኛው ግን ገንፎ አልበላም። ቁርስ ላይ ምናልባት አንዳንዴ በጣም፣ በጣም አልፎ፣ አልፎ በሚባል ሁኔታ ገንፎ እጎርሳለሁ። ብዙውን ጊዜ ግን ገንፎ የመመገብ ልምድ የለኝም።

የስልክ ባትሪዬ አንድ ቀን ሙሉ ነው የሚቆየው ቀኑን ስጠቀም ስለምውል ማታ ቻርጅ ላይ እጥደዋለሁ ማታ ቻርጅ ላይ አድርጌ ቻርጅ ሲያደርግ ይውላል። ያድራል ማለቴ እዛ ጠዋት ከቻርጅ ላይ ነቀየው እጠቀምበታለሁ ወይም እገለገልበታለሁ። ስለዚህ አንድ ቀን ብሎ መውሰድ ይቻላል።

ባህላዊ ልብስ ብዙ ጊዜ አልለብስም። አልፎ አልፎ ምናልባት ብዙም የለኝም። አንዲት የባህል ልብስ ናት ያለችኝ፤ እሱም ሰው በስጦታ የሰጠኝ ነው። እሱን አልፎ አልፎ እሱን እለብሳለሁ። ከዛ ውጭ ብዙ ጊዜ ባህል ልብስ አልለብስም። ዘመናዊ ኮትና ሱሪ እጠቀማለሁ ወይም ጅንስና ቲሸርቶችን ነው በአብዛኛው የምጠቀመው።

ትልቁ ችግሬ ፊቴን ስሜቴ ፊቴ ላይ በቀላሉ የሚታይ መሆኑ ነው። ስሜቴን መደበቅ ብዙ ጊዜ ይከብደኛል። ስሜቴን ፊቴ ላይ አዎ አሳያለሁ። ልደብቅ ብል እንኳ ብዙ የመደበቅ ችሎታው የለኝም። ግን እኔ ፍላጎቴ ስሜቴን መደበቅ ብችል በጣም ደስተኛ ነኝ ደስ ይለኛል። እኔ ግን ያ አቅም የለኝም ብዙ ጊዜ

ሽያጭ ክፍሎች አሉኝ ለምሳሌ በዚህ አመት ይሄን ያህል ሚሊየን ብር ሽያጭ ሊኖረኝ ይገባል ብዬ ግብ አስቀምጣለሁ። በዛ መሰረት ያንን ለመፈጸም ያንን አፈጻጸም ተግባራዊ ለማድረግ እታገላለሁ። እደክማለሁ። እና ያ እንዲሆንም ሙከራ አደርጋለሁ። ያንን ግብ ለማሳካት ጠንክሬ እሰራለሁ ሽያጭ ግቤን ለማሳካት በእሱ መሰረት መሸጥ እንድችል የምችለውን ሁሉ አደርጋለሁ። እየጨመረ በየአመቱ እንዲሄድ ደግሞ የራሴ የሆነ ግብ አስቀምጬ በየአመቱ ለምሳሌ በዚህ አመት አስር ሚሊየን ከሆነ ሽያጬ በቀጣዩ ሃያ ሚሊየን እንዲሆን። ከዛ ሰላሳ በሶስተኛው አመት ሰላሳ ሚሊየን በአራተኛው አርባ ሚሊየን እንድሸጥ እያረኩ ነው። ግቦች አስቀምጬ የሚሄደው

ለሌሎች የማውቀውን ነገር የማስተማር ልምድ አለኝ ብዙ ጊዜ ሰዎች ቢቀበሉም ባይቀበሉም የማውቀውን ነገር ለማስተማር እሞክራለሁ። ሰዎች እንዲጠቀሙ እኔ የማውቀውን አውቀው እንዲጠቀሙ ብዙ ጊዜ ሙከራ አደርጋለሁ። ምክንያቱም ያለኝን ነገር ለማካፈል ስለምፈልግ ማለት ነው። ሌሎች ማስተማር በጣም እወዳለሁ

ሰርዝ ማለት አንድን የተጻፈ ጽሁፍ ሰርዝ ሲባል አጥፋው ወይም ደልዘው ለማለት ሰርዝ ደልዝ ይባላል። ሰርዝ ደልዝ የሌለው ማለት የተጻፈውን ጽሁፍ ምንም አይነት መልሰህ ለማጥፋት ያልሞከርክ ከሆነ ሰርዝ ድልዝ የሌለው ይባላል። አንድ ጽሁፍ ከጻፍክ በኋላ ለማጥፋት ከሞከርክ ሰረዝ ድልዝ አለው ይባላል።

ከቤት ቢሮዬ ብዙ ሩቅ አደለም ቅርብ ነው። በመለኪያ እንደው የግድ በሜትር በኪሎ ሜትር ለካው ካልከኝ። ከ አምስት መቶ እስከ አንድ ኪሎ ሜትር ባለው መሃል ይሆናል። ስለዚህ በእግርህ ወክ አድርገህ ወይም ተራምደህ ወደ ቢሮ መድረስ የሚያስችል ቅርብ ቦታ ነው ያለህ።

ልዩ የሆነ መቀመጫ የለኝም። እኔ አላውቅም ልዩ መቀመጫ ማለት ምን ማለት እንደሆነ? ዳግም ለብቻየ የምገለገለው ነው። ወይስ? ልዩ አገልግሎት የሚሰጥ ነው? ምን? አይ ዶኖ ብቻ እኔ በቤቴ አላቅም ብቻ ምን ለማለት እንደሆነ? ልዩ የሆነ መቀመጫ የለኝም

ቅዳሜ ቅዳሜ ወደ ገበያ እሄዳለሁ። እንደአስፈላጊነቱ ቅዳሜ ሳይደርስም ሰፈር ያለ ጉልት ልሄድ እችላለሁ። ቀለል ላሉ ነገሮች ሰፈር የማይገኝ ጉልበት ውስጥ የማይገኝ ነገር ሲሆን ግን ወደ ራቅ ወዳለው የቅዳሜ ገበያ እሄዳለሁ። ምክንያቱም የቅዳሜ ገበያ ብዙ ነገር ስለሚገኝ ቅዳሜ እሄዳለሁ።

ስቴቶች እቀበላለሁ መቀበልም እወዳለሁ ለምን የሚያርሙኝ ለማደግ የሚጠቅሙኝ በመሆናቸው አስተያየቶችም በደንብ ነው መቀበል የምወደው። ምክንያቱም አስተያየት ካልተቀበልኩ ድክመቴና ጠንካራ ጎኔን መለየት አልችልም። ጠንካራ ጎኔን አጠናክሮ ለመቀጠል ደካማ ጎኔን ለማሻሻል አስተያየቶች መቀበል እወዳለሁ

ግጭቶችን ማስተካከል በጓደኞች መካከል ወይም በጎረቤት መካከል ግጭቶች ሲኖሩ ማስተካከል እችላለሁ። ግጭቶችን ለመፍታትም ጥረት አደርጋለሁ። በሰዎች በማንኛውም መካከል ግጭቶች ሲኖሩ እነዛን ለማስተካከል ሙከራ አደርጋለሁ። አንዳንድ ጊዜ ይሳካል አንዳንዴ ላይሳካ ይችላል ግን እችላለሁ ብዬ መናገር እችላለሁ

ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነት አለን በጋራ እንሰራለን። በቡድን መስራት ያለብንን በቡድን እንሰራለን። መልካም የስራ ግንኙነት አለኝ ብዬ መውሰድ እችላለሁ። ውጤታማ ለመሆን የሚያስፈልግ ስለሆነ ከስራ ባልደረቦቼ ጋር በጥሩ ግንኙነት ለመስራት የምችለውን ሁሉ ጥረት አደረጋለሁ።

አልወድም ጥሎብኝ የሚገርምህ አቧራ ካለ አፍንጫዬን ጉሮሮዬን ያፍነኛል። አይን የሚጥበረበራል ይሰቃያል ስለዚህ አቧራ በጣም ችግር ይፈጥርብኛል። መኪናም ሳሽከረክር አቧራ እንዳይገባ ጥረት አደርጋለሁ። መኪና ውስጥ ከገባም እንትን እላለሁ አጸዳለሁ በባኪዩም። ሳካር ወይም በተለያዩ መሳሪያዎች አቧራውን ከውስጥ እንዲወጣ እንዲወጣና እንዲጸዳ አደረገ

በላሸ ነገር እቤቱ ስለምሳሌ አንዳንድ ኤሌክትሪክ እቃዎች ሲበላሹ እጠግናለሁ፣ ሰዓትን የመሳሰሉ ነገሮችን ለመጠገን እሞክራለሁ። የቡና መፍጨዎች የአንዳንድ የቴሌቪዥኖች የመሳሰሉትን ሲበላሹ ለመጠገን ሙከራ አደርጋለሁ አንዳንዴ እጠግናለሁ ይይሳካልኛል አንዳንዴ ከአቅሜ በላይ ሲሆን ለሌላ ባለሙያ እደውላለሁ።

አንቲብ አብዙ እጄ ላይ አልቆጥብም። ለምን ለምፈልገው ነገር ሁሉ ወጪ አደርጋለሁ። ግን መቆጠብ እንዳለብኝ ይሰማኛል። በርግጥ ዝም ብዬ አላግባብ አላባክንም። ያም ቢሆን ግን ሳንቲም መቆጠብ እንዳለብኝ ይሰማኛል። በአግባቡ መያዝ እንዳለብኝ ይሰማኛል።

ማለት ያው እኩለ ቀን አካባቢ ማለት ነው። ምሳ ሰዓት ነው። በምሳ ሰዓት የምሳ ምግቦች ብዙ ጊዜ ጠንከር ያሉ ሊሆኑ ይችላሉ። ወይም ደግሞ እንደ ሁኔታው፤ ወይም እንደቀረበው የስጋ ምግቦች ብዙ ጊዜ በቀን በቀጥርም እመገባለሁ ና

ደንበኞቼ ጋር አዎን እገናኛለሁ። ለምን ለስራዬ እሚጠቅመኝ እስከሆነ ድረስ ደንበኞቼን አግኝቼ አወራቸዋለሁ አነጋግራቸዋለሁ። አስፈላጊውን ማስተካከል ያለብንን እናስተካክላለን። ለዛ ለዛ ደንበኞቼን አገኛቸዋለሁ

ፎቶዎችን በአልበም ውስጥ አስቀምጣለሁ። ከዛ ደግሞ በ ሞባይሌ ውስጥ ያሉትን ደግሞ በጎግል ድራይቭ አድርጌ አስቀምጣለሁ። በወረቀት ከሆኑ ቤት ውስጥ ባሉ የወረቀት አልበም መያዛ አልበሞች ውስጥ አስቀምጣቸዋለው።